የምትወደው ቀለም ምንድነው? ነው የሚለው እኔ ሴት ስለሆንኩኝ እኔ የምወደው ቀለም እ አይገርምም ሰማያዊ ደስ ይለኛል። ኧ ከዛ ደሞ ም እ እ ልብሶች ላይ ራሴን እማየው ሰማያዊ ጥቁር ነጭ ነገር በደንብ ሳዘወትርና ምርጫዬ ላይ እነሱን ኧ ቀለሞች ሳስገባ ያለው የቤቴ ቀለም ደግሞ ነጭ ደስ ይለኛል። ነጭ ቀለም እና ስለዚህ ሰማያዊ ነጭ እና ጥቁር ቀለም እወዳለሁ። ጥቁር ለልብስ ነው ኧ ለቤት ሳይሆን ለልብስ ጥቁር ቀለምን እመርጣለሁ ማለት ነው። ኧ ይሄንን ይመስላል እንግዲህ የቀለር ምርጫዬ ኧ ቀለም ምርጫ እንግዲህ ያው ከለሮች ብዙ ጊዜ በጣም ቀለሞች ብዙ ጊዜ የራሳቸው የሆነ ፍሪኮንሲ ወይንም ደግሞ ሞገድ አላቸው። እነሱ ራሱ አይገርምም ኧ ከምርጫዬ ጋ ብዙ እንደሚገናኝ አውቄያለሁ። እና አመሰግናለሁ።

ወደ ስራ ምን አይነት ልብስ ትለብሳለህ ነው የሚለው? እኔ ያን ያህል አሁን ላይ ያለኝ ስራ ያን ያህል የስራ ሱፉችን የምልበስ ግዴታ ስለሌለብኝ። የምለብሰው በቃ ቀለል ያሉ ልብሶችን ነው ለስራ የሚመቹኝ ለመንቀሳቀስ የሚመቹኝ ልብሶች እመርጣለሁ። በደንብ የምለብሰው እና የምወደው ጅንስ ጅንስ በኖርማል ቲሸርት ወይንም በሸሚዝ እለብሳለሁ። ከዛ ካለፈ ደግሞ ቀለል ያሉ ሱሪዎችን እመርጣለሁ ማለት ነው። ከሸሚዝ ወይንም ደግሞ ከቲሸርት ጋር ምናልባት ብርድ የሚሆን ከሆነ ደግሞ ባለኮፍያ ሹራብ እለብሳለሁ። ምክንያቱም ያን ያህል የኔ ስራ ሪሞት ሊ የምሰራው በብዛት እና አንዳንዴ ለሚቲንግ ምናምን ነው ከጓደኞቼ ጋር የምገናኘው ስለዚህ ያን ያህል አለባበስ አይጠይቅም። ሌላው ደግሞ ማለት ነው። አንዳንዴ ትልልቅ ስብሰባዎች ትልልቅ ሚቲንጎች ምናምን ካሉኝ የዛን ጊዜ ልብስ አለባበሴን አስተካክላለሁ ማለት ነው። በደንብ ፕሮቶኮል የጠበቀ ልብስ ለመልበስ እሞክራለሁ። ማለት ነው ሸሚዝ ሱሪ በሱፍ ነገሮችን እመርጣለሁ ማለት ነው። አለበለዚያ ግን በቃ ኖርማል የሆነ ልብስ ነው የምለብሰው አመሰግናለሁ።

የአካል ብቃት እንቅስቃሴ ታደርጊያለሽ ወይ ነው የሚለው? የአካል ብቃት እንቅስቃሴ በፊት በፊት ላይ አደርግ ነበረ በደንብ እንቀሳቀስ ነበረ ምክንያቱም ጤናዬም እንቅስቃሴም ጥሩ ነበር። አሁን ላይ አሁን ላይ ግን በጣም እየሰነፍኩ ነው ያለሁት። ያው ከባድም ባይሆን ቀለል ያሉ የስፖርት እንቅስቃሴዎችን መስራት ምን ያህል ቅኔን እንደሚያሳምሩልኝ እና ምን ያህል ፕሮዳክቲቭ እንደሚያደርገኝ አውቃለሁ ግን ብዙ ጊዜ ተግባራዊ አላደርጋቸውም። ከዚህ አንፃር ነው ግን ከዚህ በኋላ ነገሮችን አስተካክዬ ያው ጊዜዬን በደንብ በደንብ ደግሞ ጠዋት ላይ የምነቃ ከሆነና የሚስተካከል ከሆነ የአካል ብቃት እንቅስቃሴን በቃ በደንብ ብሰራ ጤናዬም ብቃቴም የስራ አቅሜም ይጨምራል ብዬ አስባለሁ እና በደንብ ከዚህ በኋላ በደንብ የማስብበት በደንብ ተግባራዊ የማደርገው ጉዳይ ይሆናል ማለት ነው። ያካል ብቃት እንቅስቃሴ ምክንያቱም የህይወቴ አንድ አካል መሆን አለበት። አውቀዋለሁ ምን ያህል ጠንካራ እንደምሆን የአካል ብቃት እንቅስቃሴን ትንሽ አምስት ደቂቃ እንኳን ብሰራ። አውቀዋለሁ ምን ያህል የስራ አቅሜ እንደሚመጣ አውቀዋለሁ። መንፈሳዊ ጥንካሬ ምን ያህል እንደሚመጣ አውቀዋለሁ ስሜቴ እንዴት እንደሚዳበር ስለዚህ። እነዚህን ነገሮች ማስተካከል ለኔም ይጠቅማል ማለት ነው። አመሰግናለሁ በጣም።

ብዙ ጊዜ ፎቶዎቼን የማስቀመጠው ስልክ ውስጥ ነው። ያን ያህል ደግሞ የፎቶ ማስቀመጥም ልምዱ የለኝም በጣም በሚያሳዝን ሁኔታ ማለት ነው። ከልጅነቴ ጀምሮ የልጅነት ፎቶ እንኳን ቤተሰቦቼ አስቀምጠውልኝ በጣም የሚቆጨኝ ነገር ፎቶ የለኝም ፎቶ አለመኖሬ ይቆጨኛል። እና የልጅነት ፎቶ የለኝም። ከዛም በኋላ ደግሞ ካደኩም በኋላም ምንም በቃ ለምን እንደሆነ አላውቅም? ግን ፎቶዎች የሉኝም። አንዳንዴ ስልኮቼ ውስጥ አስቀምጣለሁ ግን እስከ ስልኬ ጋር ይጠፋል። ምናምን ምናምን እና በጣም ነው የማዝነው አንዳንዴ በጣም የሚያስፈልጉኝ የምላቸው የምርቃት ፎቶዎች ምናምን በጣም አስፈላጊ የምላቸው ፎቶዎች ራሱ አጥቻለሁ። የልጅነት ማስታወሻዎች ምናምን በጣም ብዙ አጥቻለሁ። እና የፎቶ በጣም ልክ እንደ በዚህኛው ትውልድ እንደሚኖር ሰው በጣም የሚቆጨኝ ነገር ቢኖር ፎቶዎቼን የማስቀምጥበት የሆነ የተስተካከለ ነገር የለኝም። እና እሱን ነገር ባስተካክልና ከዚህ በኋላ ያሉትን የህይወቴን ትውስታዎች መያዝ ብችልና ማስተካከል ብችል ደስ ይለኛል። እሱን ለማድረግ ደግሞ ዛሬ እንግዲህ እግዚአብሔር ከረዳኝ አንድ ብዬ እጀምራለሁ ማለት ነው። በጣም ቆንጆ ጥያቄ ነው አመሰግናለሁ።

በብዙ ህዝብ መካከል መሆን ይመችሃል ወይ ነው? ውይ በጣም በጣም ነው የማይመቸኝ። ምክንያቱም ከልጅነቴ ጀምሮ ብቻዬን ያደግኩት ብቻዬን ብቻ ሳይሆን በቃ ሰላም የሚሰጠኝ ብቻዬን ስሆን ነው። ችግሮቼን ብቻዬን ሆኜ ነው የተወጣሁት። ከባድ ጊዜያቶቼን ህመሞቼን ብዙ ነገሮቼን ብቻዬን ስላሳለፍኩ ይመስለኛል። ብቻዬን መሆን ነው ሰላም የሚሰጠኝ አንዳንዴ በርግጥ ሰው ያስፈልጋል ሰው ጋር እሆናለሁ። አንዳንድ የምመርጣቸው ሰዎች አሉ ከእነሱ ጋር ጊዜ ማሳለፍ ማውራት ደስ የሚለኝ። ግን አብዛኛው ሰው የሚሰበሰብ ቦታ ውስጥ ብዙም ሰላም አይሰጠኝም በጣም ነው ውስጥ የሚረበሸው። እንደውም ትንሽ ትንሽ አሁን እየለመድኩ መጣሁ እንጂ በጣም የሚከብደኝ ነገር በቃ ሰው ብዝት ያለበት አካባቢ መገኘት ነው። እና ሶ ለጥያቄው መልስም የሚሆነው ብዙ ህዝብ መካከል መሆን ትወዳለህ ወይ ወይ ትወጃለህ ወይ ነው? የሚለው አይ አይመቸኝም ብዙ ህዝብ ያለበት አካባቢ መሆን። ግን ደግሞ በተቻለኝ መጠን በተቻለኝ መጠን ብቻዬን ወይም ደግሞ እኔን ከሚመስሉ ሰዎች ጋር ነው። ጊዜዬን ለማሳለፍ የምፈልገው ማለት ነው። አመሰግናለሁ

በስራ ላይ ችግሮችን ትፈቻለሽ ወይ ነው የሚለው በስራዬ ላይ ችግሮችን አዎ በደንብ በደንብ በጣም ትልቅ የሚባሉ ችግሮችን እንደውም ፈትቼ እንዲሁም ከዛ ባሻገር የሰዎችንም ችግር ፈትቼ አውቃለሁ በስራ ምክንያት ችግር ተፈጥሮ ተጣልተው ረጅም ጊዜ የቆዩ ጓደኛ ማቶችን እስከማስታረቅ ደርሻለሁ እና እሱን ነገር በጣም ነው የሚገዛኝ በጣምም ደስ ይለኛል ለምሳሌ በዋጋ ሳይግባቡ ቀርተው የተቋረጠ የሚባል ግብይት እንዲፈጽም መሃል ገብቼ እንዲፈጽም አድርጌያለሁ ከዛም ባለፈው ያሉ ነገሮችን አድርጌያለሁ ማለት ነው አንድ ጓደኛው ማቶች ረጅም ጊዜ ተጣልተው በስራ ምክንያት ነው የተጣሉት እንደሰማሁት ከሆነ ማለት ነው አንድ ሞባይል ቤት እሰራ ነበር እና በዛ ወቅት ነው ይሄ ነገር ያጋጠመኝ ከዛ ሳያቸው አይነጋገሩም የሆነ ቀኝ ገብቼ አንደኛውን የኔ አለቃ ነበር አንዱ አንዱ ደግሞ ጎረቤት የሚሰራ ልጅ ነበር እና እሱን ይዤው መጥቼ ያው እንዲታረቁና እንዲያወሩ አድርጌያለሁና እሱ እሱ ነገሮች አሉ ሌሎችም ነገሮች አሉ እንደዚህ ያደረኳቸውና ለጥያቄው መልስ ለመስጠት ደግሞ ችግሮችን ትፈቻለሽ ወይ ነው የሚለው አዎ በደንብ ችግሮችን እፈታለሁ አመሰግናለሁ።

የቀረ ምግብ ትባያለሽ ወይ ነው የሚለው? የቀረ ምግብ ያው ራሴ ያስተረፍኩት እና በጣም የምወደው ምግብ ከሆነ እበላለሁ። ግን በፍጹም ሰው ያስተረፈውን ምግብ መመገብ አልወድም ኢቭን ብመገብ ራሱ ያመኛል ስለዚህ አልመገብም። የራሴ ምግብ ከሆነች ግን በቃ በጥንቃቄ አቆይቻት ከሆነ እሷን ምንም አትለኝም ደስ ብላኝ የምወደው ምግብ ከሆነ በተለይ ደግሞ በቃ ደስ ብሎኝ ነው የምወደው በምመገበው ማለት ነው። ከዛ ውጪ ግን ከባድ ነው እንግዲህ እኔ አላቅም የሰው ያስተረፈው ምግብ መመገብ ከባድ ይመስለኛል ስለዚህ። ከዚህ ከዚህ አንፃር እንግዲህ ለጥያቄው መልስ የሚሆነኝ የቀረ ምግብ ዘበይ አለሽ ወይ ነው? የራሴ ከሆነ አዎ የሌላ ሰው ግን ከሆነ በፍጹም በፍጹም በፍጹም አላደርገውም። ነው መልሴ እንግዲህ ያው አንዳንድ አጋጣሚዎች አሉኝ እሱም ያው ቀምሼ ስለታመምኩኝ አልወድም የሚለው ነው መልሴ ሊሆን የሚችለው ማለት ነው። አመሰግናለሁ